ዋይፋይ ትጠቀማለህ ወይ? አዎ ዋይፋይ እጠቀማለሁ ምክንያቱም ጊዜው ቴክኖሎጂ ጊዜን እንደምናውቀው ስለዚህ በዚህ ሰዓት የሞባይል ዳታ ብቻ መጠቀም በጣም ከባድ እና ገንዘብ ጭራሽ ስለሚሆን አንዳንዴ ጊዜ ወጣ እያልኩት ዋይፋይ ኔትወርክ ባለበት አካባቢ በመቀመጥ ረጅም ሰዓት ዋይፋይ እጠቀማለሁ ማለት ነው።